የስራ ጊዜን እንግዲህ በሁለት መልኩ ማየት እንችላለን። አንደኛው እና የመጀመሪያው በመደበኛነት ደሞዝ የማገኝበት የተቀጣሪነት ስራዬ ነው ተቀጣሪ በመሆኔ በሰአቱ ተገኝቼ በመስሪያ ቤት። ስራዬን ማከናወን ይኖርብኛል። አንደኛው የስራ አይነት ይሄ ነው ሁለተኛው ደግሞ የቤት ውስጥ ስራዬ ነው። እንግዲህ እነዚህን የስራ ጊዜዎች ምጠቀመው እንዴት ነው የሚለውን ሳይ። የስራ ጊዜ በፍጹም ሰዓት ሳልሸራርፍ በቦታው ተገኝቼ እሰራለሁ አብዛኛውን ጊዜ ከጧት ፈረቃ ነው የተማሪዎች የክፍል ውስጥ የመማር ማስተማር ስራ የማከናውነው። ከጠዋት እስከ ስድስት ሰዓት ከሁለት ሰዓት ጀምሮ እስከ ስድስት ሰዓት ተኩል ባለው ጊዜ ውስጥ ሙሉ ግንኙነቴ ከተማሪዎቼ ጋር ነው። ተማሪዎቼ ጋር የመማር ማስተማር ስራ እሰራለሁ የተማሪዎቼን የስራ እንቅስቃሴ የትምህርት እንቅስቃሴ ስገመግም ሳርም ሌክቸር ሳደርግ የተለያዩ የመማር ማስተማር ስራዎችን ሳከናውን እቆያለሁ። ከስድስት ሰዓት በኋላ ካለው የምሳ ሰዓት ጊዜ ውጪ ተመልሼ ደግሞ አሁንም እዛው የስራ ገበታዬ ላይ በመገኘት በቢሮ ውስጥ ሆኜ የተለያዩ ለነገ ወይም ለቀጣይ ቀን የሚሆን የመማር ማስተማር ዝግጅት አካሂዳለሁ ማለት ነው። በዚህ የመማር ማስተማር ዝግጅት ውስጥ ሌሰን ፕላን ማዘጋጀት አለው ወይም የትምህርት ዝግጅት ማዘጋጀት አለ ማቀድ አለ። ሌሰን ፕላኒንግ አለ። የተለያዩ ደግሞ መርጃ መሳሪያዎችን ማዘጋጀት አለ ለተማሪዎች የሚሆኑ መጽሐፍትን ድርሰቶችን መምረጥ መጽሐፍትን መምረጥ እንዲሁም ደግሞ አስፈላጊ ከሆነ በራሴ ፈጠራ የምጽፋቸውን የተለያዩ ለማስተማር የሚረዱኝን ጽሁፎች ማዘጋጀት የመሳሰሉ ስራዎችን በመስራት። ከሰአት በኋላ ፈረቃዬን በዚህ መልኩ ሳከናውን ውዬ ወደ ቤት እመለሳለሁ። ወደ ቤት ስመለስ ደግሞ ቤት ውስጥ ያለ የስራ ጊዜ ይጠብቀኛል ማለት ነው። ከቤት ከተመለስኩ በኋላ ለልጆች የሚሆን ከትምህርት ቤት ሲመለሱ መክሰስ ማዘጋጀት አለ። ልብስ ማጠፍ አለ የታጠበ ነገር መተኮስ አለ። እነዚህ እነዚህን ስራዎች ስሰራ እቆያለሁ። ምሽት ላይ ለቀጣይ ቀን የሚሆን ምግብ አዘጋጃለሁ ፍሪጅ አስቀምጣለሁ እራት እንዲበሉ አደርጋለሁ ከዛ በኋላ ደግሞ የተለያዩ ሞባይል ላይ የምሰራቸውን ስራዎች ዜናዎችን አዳምጣለሁ ወቅታዊ ጉዳዮችን ከማህበራዊ ድረ ገጾች እከታተላለሁ። ከዛ በኋላ መጽሐፍት አነባለሁ የጸሎት ስነ ስርዓት አካሂዳለሁ በዚህ መልኩ የስራ ጊዜዬን አሳልፋለሁ ማለት ነው

እኔ እንግዲህ ቅጽል ስሜን ባለቤቴ ራሱ ላያውቀው ይችላል። ምናልባት ትምህርት ቤት አካባቢ ተማሪዎቼ የሚሰጡኝ ቅጽል ስም ሊኖር ይችላል። እኔ እስከማውቀው ድረስ ግን ቅጽል ስም የለኝም። ቅጽል ስም ማለት ከመደበኛ ስም ውጪ በስራው ምክንያት፣ በመልኩ ምክንያት፣ በአቋሙ ምክንያት፣ በተለያየ ብቻ በቅርጹ ምክንያት፣ በአመለካከቱ ምክንያት አብሯቸው በሚኖራቸው ሰዎች የሚሰጥ ስም ነው። እንዲህ አይነት ስም አንዳንዴ ይፋ ሊሆን ይችላል። በተለይ ስሙ ጥሩ ከሆነ፣ አስደሳች ከሆነ ያቀጸል ስም በይፋ ስሙ የወጣለት ሰው ራሱ ሊያውቀው ይችላል። ለምሳሌ ቆንጆት ሊባል ይችላል ወይም ደግሞ ባርች ሊባል ይችላል፣ ቀዮ ሊባል ይችላል። እንዲህ እንዲህ አይነት ቅጽል ስሞች ባለቤቱ ራሱ ይጠራባቸዋል። መደበኛ ስሞች አይደሉም። በአካባቢው በሚሰራበት ማህበረሰብ ወይም በሚሰራቸው በሚሰራባቸው ባልደረቦቹ መምህር ከሆነ በተማሪዎቹ ሰራተኛ ከሆነ ባልደረቦቹ የሚወጣለት ቅጽል ስም ነው። እዛው ስራ አካባቢ ብቻ የሚጠራበት ማለት ነው። እና እኔ እስካሁን በይፋ አልሰማሁም። ስም የለኝም ብዬ ነው የማምነው።